በዶቄ መፍጨት እኔ አላቅም ሲጀመር ዶቄ ምን ማለት እንደሆነ ራሱ አላቅም። እና ምንም መፍጨት አላቅም። እኔ ፈጭቼ አላቅም። ዶቄ ምን ማለት ነው? ሲጀመር አላቅም። አዎ በትክክል ፈጭቼ አላቅም።

ዋና ሀላፊነቴ በቤት ከሆነ አንደኛ ያው ለእናቴም ለጓደኛዬም ለእነሱ ከለላ መስጠት ከፈጣሪ ቀጥሎ ለእነሱ መንከባከብ እናቴን መንከባከብ ነው። ዋና ሊፍረንስ ስራ ቦታ ደግሞ በተመደብኩበት በዘጠኝ ጆብ ዲስክሪፕሽን። እነሱን ስራዎችን በትክክል መስራት ነው።

አዎ በመስመር ላይ እማራለሁ። በየትኛውም የህይወት ጉዞዬ ላይ እምትማረው ትምህርት አለ። በተጨማሪ ደግሞ ያው የአለማዊ ትምህርቱን በየትኛውም አጋጣሚ ራሴን ለማሳደግ እማራለሁ። ምን ጊዜም የበለት ለትምህርት ራሴ የተዘጋጀው ነኝ። ትምህርት እማራለሁ በሚገባ።

አዎ ስራዬን በሚገባ ነው የምወደው። ለምን? ቢሮ ውስጥ መቀመጥ ስለማልወድ እያንቀሳቀሰ ስለሚያሰራኝ። ጉዳይ የተለያዩ ጉዳዮችን ስለማስፈጽም በጣም ተደስቼ በሞራል ነው። ከጧት ጀመሮ ተነስቼ ስራዬን ምሰራው። ስራዬን በጣም በጣም ነው ምወደው። ወድጄው ነው የምሰራው ወድጄው ባልሰራው። በጭራስ አጠገቡ አልደርስም።

በእኔ በኩል ያው ልዩ ችሎታ ብዬ የማስበው የሙዚቃ በጣም መስማት እና የሰማሁትን ሙዚቃ በተቻለኝ አቅም ለራሴ በሚስማማ መንገድ መዝፈን ነው። በቃ ሙዚቃ መጫወት ደስ ይለኛል። ከዛ የዘለለ በጣም የተለየ ችሎታ የምለው ነገር የለኝም። ኳስ መጫወት በጣም እወዳለሁ በኳስ እጫወታለሁ።

አዎ እንትን በቆየት ባለ ማለት ብዙ ጊዜ እንዲቆይልኝ ለዘላቂ ሁኔታ የምጠቀመው በር ነው እርሳስ ለማስታወሻ ያህል ነው የምጠቀመው ወይ ደግሞ ለድሮይንግ ነገር ነው የምትጠቀመው በብዙ ጊዜ በብእር ነው የምጽፈው አዎ ጽሁፍ የምጽፈው በብእር ነው።

አዎ ሰዎችን አዎ ባይንን ነው የምልው ቀጥ ብዬ ነው የምመለከተው። ያ ማለት ክብራቸውን መንሳት ሳይሆን በተቻለ መጠን። ያው የራሴን በራስ መተማመን ለማሳየት። ሰዎችን በአይኔ በደንብ በአይን ላይን በደንብ እተያያለሁ። አዎ አያቸዋለሁ።

አዎ በሚገባው የስራ ኦርደሩ የፈጣን ቶሎ መድረስ ካለበት ቶሎ በፍጥነት ተይቤ ነገሮችን ለተፈለጊው ሁኔታ ማድረስ ስላለብኝ አዎ በፍጥነት መጠየቅ እችልበታለሁ። በሚገባ እችላለሁ እችላለሁ።

አዎ ዳታ መጠቀም በጣም እዚህ ወጪ ስለሚበዛ ሁሌም የምጠቀመው ዋይፋይ ነው። ዋይፋይ በሚገባ ነው የምጠቀመው። ሁሌ የምትጠቀመውም በዋይፋይ የሚሆንበት ምክንያት ያው ከዳታው ረከስ ያለ ስለሆነ ዋይፋይ በደንብ እጠቀማለሁ። አዎ እጠቀማለሁ።

በህይወት አጋጣሚ በስደት ካየሁት አንድ ካርቱም ሌላ የምወደው ከተማ የተወለድኩበት አዲስ አበባ ከተማ በጣም የምወደው ከተማ ነው። በሁለተኛነት ደሬዳዋ ሶስተኛ ደግሞ ያው ደሴ በጣም የምወዳቸው ከተሞች ናቸው። ከምንም በላይ የምወደው ከተማ አዲስ አበባ ነው።

ከምወደው ቁጥር ያው እንደ ኦርቶዶክስ እምነቴ እኔ በጣም አስራ ስድስት በጣም እወዳለሁ እሱም ከእመቤቴ ቅድስት ማርያም። ከሌላ ከምህረት አማላጇ ከእመቤቴ ኪላና ምህረት ጋር ስለሚያያዝብኝ ነው። እና አስራ ስድስት ቁጥርም በጣም እወደዋለሁ። ቀጥሎ የተወለድኩበት ሃያ ሰባት መዳኒያለም

አዎ እኔ ያለሁበት አሁን አካባቢ ገበያ ራቅ ያለ ሾላ ገበያ ይባላል ጥሩ ገበያ ቦታ ነው። ሞቅ ያለ ገበያ ነው። እና በሁሉም ነገር የሚፈልገው ነገር የሚገኝበት ቦታ ነው። አዎ ሾሎ ገበያ በጣም ጥሩ እንቅስቃሴ ያለበት ቦታ ነው። ያለውበት ገበያ ጥሩ ነው።

የስራ ጊዜ ገደብ አስተካክላለሁ ምክንያቱም የስራ ሁኔታ አሁን ውጭ ላይ እንቅስቃሴ ላይ የሚደረግ ስለሆነ ያንን በራሴው መንገድ ማኔጅ አድርጌ ዋናው ስራው እንዲሰራ ነገሮች እንዲቀለጣጠፉ የራሴን አስተዋጽኦ አደርጋለሁ የስራ ገደብ። ማስተካከል የግድ ነው።

በትክክል አወ በተለይ ሰማዩ ጥርት ያለበት ወቅት ከሆነ ማታ ላይ ወከ በማድረግበት ወቅት ከጨረቃ ቀጥሎ ኮከቦችን ማየት በጣም መንፈሳዊ እርካታ ነው የሚሰጠኝ። ኮከብ ማየት በጣም የምወደው በጣም የሚያስደስተኝ ነገር ነው። ለውስጤ ደስታ ሚሰጡ ስለሆኑ እወዳለሁ።

አዎ ባለንበት የማህበራዊ ህይወት ውስጥ ከጎረቤት ጋር የግድ ጥሩና መልካም ግንኙነት መኖር ለራስ ለግል ህይወት ራሱ በጣም ጠቃሚ ነው። ምክንያቱም ክፉ ደግ ላይ ፈጥኖ የሚደርስ የቅርብ ጎረቤት ነውና። የግድ ነው። ጎረቤት ጋር በጣም ጥሩ ግንኙነት አስፈላጊ ነው። ጥሩ ግንኙነት ነው ያለኝ ይመስገን።

አልፎ አልፎ አዎ ጢሚ ጢሚን አልፎ አልፎ አልቆረጠውም ብዙ ጊዜ ግን ያው ወደ አገጬ አካባቢ ያለውን ጺም የማቆየት ልምድ አለኝ። እሱን አልቆረጠውም ማስተካከል ብቻ ነው። አዎ የማቆየት ልምድ አለኝ። ደስ ይለኛል ደስ ስለሚለኝ አልፎ አልፎ አቆየዋለሁ።

አዎ ልብሴን በብዙ ጊዜ በእጄ ነው እንትን ማጥበው አጋጣሚውን ከተገኘ ብቻ ነው በማሽን የምጠቀመው እንጂ ብዙ ጊዜ በእጄ ነው ማጥበው አዎ በእጄ ሳጥብ በደንብ በቃ ስለመፅዳቱ ማረጋገጫ እና እርካታም ይሰጠኛል። በእጄ በ ነው የማጥበው በጣም ወሳኝ ነውና።

ስልኬን እንደየአስፈላጊነቱ በወንድም ዋይፋይ ስለምጠቀም አስፈላጊ ከሆነ በቀን ውስጥ አንዴ ወይ በሳምንት ሁለቴ ብቻ ልሞላም እችላለሁ። ከዛ በላይ ብዙም አልሞላም። እና ስልኬን ሳምንቱ ሁለቴ ሶስቴ ልሞላ እችላለሁ።

በድን ቋንቋ ማለት የቋንት መናገር የማይችሉ የነሱ የምልክት ቋንቋ ለማለት ከሆነ። አዎ ለምን አላምንም። ቋንቋ እስከሆነ ድረስ መግባቢያ እስከሆነ ድረስ አምናለሁ። በሚገባ አምናለሁ ምክንያቱም የራሱ የሆነ የቋንቋ መገለጫ ዘዴ ስላለው አምነዋለሁ።

በሚገባ ስራዎችን በአእምሮዬም ሆነ በጽሁፍ የጠዋቱ ስራዬ ሁሉን ነገር በስርዓቱ በስኬጁዋል አርጌ መምራት ነው። አዎ በሚገባ በቅደም ተከተል አስቀምጬ በዛ ቅደም ተከተል ቀኔን ሙሉ ተመርቼ ስራዬን እሰራለሁ። አዎ በእቅድም ትከተል አስቀምጣለሁ።

አዎ አዎ በሚገባው ምክንያቱም ባህላዊ የቡና ስርዓታችን በሽክላ ከሚሰሩ ውጤቶች ውስጥ አንዱ በመሆኑ ጀበናና ሲኒዎቹ የሽክላ ምርት ናቸው የሸክላ ውጤቶች ናቸው። ስለዚህ የሸክላ እቃዎችን በጣም እንጠቀማለን። ለአንዳንዴም ለምግብ መብያም እንጠቀማለን ሳህን

የጠዋት እለታዊ ተግባሬ መጀመሪያ በጠዋት እነሳለሁ። እንትኑ በጠዋት ከተነሳሁኝ በጧት ከተነሳሁ ነው ብዙ ጊዜ የጧት የመነሳት ልምድ የለኝም። ጸሎት አረጋለሁ ቀጥሎ እስፖርት እስራለሁ ቀጥሎ ቁርስ እበላለሁ ቀጥሎ ወደ ስራ እሄዳለው። ይሄ ድግግሞሽ ሁሌም ያለ ነው። ይሄ ነው እንግዲህ

ብዙ ጊዜ ዜና የምናገኘው የማገኘው ከያ ቲቪ ነው በሁለተኛ ደረጃ በብዛት የምጠቀመው ብዙ አማራጭ የሚሰጠኝ ዩቲዩብ ነው። በዩቲዩቦች በዩቲዩቦች ላይ ብዙ ዜናዎች እከታተላለሁ ዩቲዩብ በጣም ብዙ መረጃዎችን ይሰጠኛል። እና ከ በተለይ የዩቲዩብ

እንደተረዳሁት ከሆነ መሬት ላይ መቀመጥ ይመችሃል ነው? አዎ በጣም ደስ ይለኛል። በተለይ እንደዚህ መናፍሻ የሆነ ቦታ ላይ እንደዚህ ሳር ነገር ላይ። እንደመቀመጥ እንደመተኛት የሚያስደስተኝ ነገር የለም። አዎ መሬት ላይ መቀመጥ በጣም ይመቸኛል። ይመቻቸኛል ችግር የለውም። ደስ ይለኛል በጣም

በትርፍ ጊዜ ማሳልፈው ያው አጋጣሚውን ካገኘሁ ኳስ እጫወታለሁ። በቃ እቤት ከሆንኩኝ ውጪ ከሆንኩም ብዙ ጊዜ ፊልም ማየት እወዳለሁ። ከዛ በኋላ ከቤተሰብ ጋር ቁጭ ብሎ መጫወት። ያንን በጣም የሚያስደስተኝ ስለሆነ በዛ አሳልፋለሁ።

አዎ በተሻለ መጠን ነው ያው ፀጉሬን እከባከባለሁ በሚገባው በወንድነቴን ሳይለቅ ያንን መስመርን ጠብቄ ፀጉሬን እከባከባለሁ። ብዙ ከሌ ውጪ ሌላ ተንከባካቢ ብዙም አያስፈልገኝም። ለራሴው ፀጉር ለራሴው ነገር ራሴው በቂ ነኝና።

ካሉም ብዙ አማራጮች ውስጥ ብዙ የባህላዊ ምግቦቺ ጣፋጭ ባህላዊ ምግቦቺ አሉ። ከነዛ ውስጥ በጣም ደስ የሚለኝ ስበላውም በርካታ በሞራል የምበለው የጉራጌ ክትፎ ነው። ስፔሻሊ የጉራጊ ክትፎ በጣም ደስ ይለኛል በጣም እወደዋለሁ። ክትፎው በጣም ጣፋጭ ምግብ ነው።

አዎ ጥቅማ ጥቅሞቼ ከደሞዝ ባሻገር ብዙ ጊዜ አንዳንድ ስራዎች ይመጣሉ የኮሚሽን ስራዎች ይመጣሉ። እነዛ የኮሚሽን ስራዎች ሲመጡ በኖርማል ደሞዝ ሳይሆን የምንስማማው በኮሚሽን ስለሆነ የነዛን ጉዳዮች በፍጥነት በመግደል ኮሚሽን እወስዳለሁ። ኮሚሽን

አዎ ኮፍያ ከልጅነቴ ጀምሮ ነው አጋጣሚ ነው ከልጅነቴ በማላውቀው ምክንያቱም ግን ያው እንደዚህ ካደኩ በኋላ ፀጉሬን ገባ ገባ ሲል ኮፍያ ማድረግ እወድ ነበር። ጭራሹን አሁን ቋሚ ተሰላፊ ሁኗል ኮፍያ ከኔ ህይወት ጋር። አወ ኮፍያ ማድረግ በጣም ነው የምወደው ደስ ይለኛል ኮንፎርት ይሰጠኛል። እወዳለሁ

ትክክል አሁን አስተያየትማ የማይቀበል መቀበል የማይወድ ሰው ችግር ያለበት ነው። እና በኔ በኩል እኔ የትኛውም የስራ ህይወት እንቅስቃሴ የትኛውም የማህበራዊ ህይወት እንቅስቃሴ ላይ የሰዎችን አስተያየት መቀበል በጣም እወዳለሁ። ምክንያቱም አስተያየት ያበረታኛል ያስተካክለኛል። ያሳድገኛል አስተያየት መቀበል እወዳለሁ።

አዎ በሚገባ ጠዋት ጠዋት ካሉኝ ልምዶች ውስጥ የቀለል ያለ የአካል ብቃት እንቅስቃሴ አደርጋለሁ። ሰውነቴን አፍታትቼ ነው ወደ ቀጣይ ህይወቴ የምገባ ምክንያቱም የተወጣጠረ ሰውነቴ አርፎ ደንዝዞ ስለሚነሳ። የአካል ብቃት የግድ ነገሮችን ያፍታታል አዎ አረጋለሁ ልምድ አለኝ።

በህይወቴ ከመዓድን የሚገናኝ ምንም ነገር የለም ስለዚህ ምንም አይነት ማዕድን አልጠቀምም። በአቅራቢያዬም የተለየ ማዕድን ስለሌለ ማለቴ ነው ስለዚህ ከማዕድን ጋር የሚያገናኝ ነገር ስለሌለ ማዕድን አልጠቀምም

አሁን ባለውበት ሁኔታ የስራ ልብስ ኖርማል ልብስ ለብሼ በዛ በለበስኩት ነው ስራውም ምክነቱም እኔ ጉዳዩን መስፈጸም ስለሆነ ስራዬ። ያን ያህል ሌላ የዩኒፎርም የሚያስለብሰኝ ነገር የለም። በኖርማል በቲሸ ቀለል ባለ ቲሸርት እና ጂንስ ነው የምንቀሳቀሰው የሰራ ልብስ አልለብስም።

አዎ በስራው ቦታ የስራ ባልደረቦቼ ያው ሁሉም ባንድ አይን የማያቸው ጓደኞቼ ናቸው። በስራ ጉዳይ እና በስራ ጉዳይ ብቻ በተ በተገናኘ መንገድ እንገናኛለን። መጥፎ ሪሌሽን የለኝም። ከሁሉም ጋ በተቻለ መጠን ጥሩ ተገቢ ስለሆንኩኝ። አዎ አለኝ ስራ ጓደኛ አለኝ።

ዋና ሀላፊነቶች በስራ ቦታዬ ከሆነ ስራዬ ቦታዬ ላይ ድርጅቱ የሚያለቁትን የባንክ የፋይናንስ የገቢዎች የኢንሹራንስ የያንዳንዱን የጉምሩክ ሁሉ የነክ ጉዳዮችን ማስፈጸም ማስጨረስ ማስተካከል ነው።

የስራ አሰራሮች እከትላለሁ ለምን እነሱን ባልከተል ምንም አይነት ስራ መስራት አይችልም። ምክንያቱም የእያንዳንዱ የስራ ሂደት የሂደቱ ፕሮግራም ነው የሚመራህ እና ሂደቱን ተከትዬ ነው የምሰራው። እና የስራ አሰራሮችን በጣም እከተላለሁ። ትክክል

የስልኬ ባትሪ ያው ብዙ ጊዜ ስለምጠቀምበት በየቀኑ ነው። ከአንድ ቀን በላይ አይቆይም። አንድ ቀን ከዛ በኋላ ቻርጅ መደረግ አለበት። ስለዚህ የስልኬ ባትሪ አንድ ቀን ነው የሚቆየው። ከዛ በላይ አይቆይም አንድ ቀን ነው የሚቆየው።

በትክክል አዎ ይሄ አንድም መንፈሳዊም ሆነ በአለማዊ ሁኔታ ሰውን መርዳት የህሊና እረፍት ስለሚሰጥ አቅሙ እስከፈቀደልኝ ድረስ ያ የትኛውም በገንዘብም በጉልበቴ የትኛውንም የተቸገረ ሰው እርዳታየን ለሚፈልግ ሰው ከጎኑ እቆማለሁ። ሰውን መርዳት እወዳለሁ።

በሚገባው ለምን? የደንበኛ እርካታ ለቀጣይ የስራ ጉዞ መንገድ ጠርጊያ መንገድ ስለሆነ የደንበኛ ርካታን ምን ጊዜም አሳውቃለሁ። በዛ መሰረት ለቀጣይ ስራችን ነገሮችን እናስተካክልበት ምን ማጠንከር የምንሄድበት መንገድ እንፈጥራለን ማለት ነው። አሳውቃለሁ

አዎ ለቋሻ ለምንም ማስቀመጫ የምጠቀምበት ለአንዳንድ አላስፈላጊ ነገሮችን ወረቀት ቅንብጣብ ነገሮች የማስቀምጥበት ቅርጫት አለኝ። አዎ ቅርጫት አለኝ። ቅርጫት ለዛ ለዛ የሚጠቅም አለኝ። አለኝ አለኝ አዎ።

አዎ እንደ አባባሉም እኮ ብቻውን የበላ ብቻውን ይሞታል ነው የሚባለው። እና ከልጅነቴ ካስተዳደጌም ያለኝን ነገር ተካፍዬ መብላት ነው የሚያስደስተኝ። እንዲሁም ተካፍዬ ስበላ ነው የሚጣፍጠኝ። ለብቻየ ስበላ እንዲሁ ብዙም አይዋጥልኝም። እና ተካፍሎ የ መብላት በጣም እወዳለሁ በጣም እጅግ በጣም

ድጋሚ አዎ ጥቅም ላይ ሊውሉ የሚችል ነገር እስከሆነ ድረስ ያንን ደጋግሜ የመጠቀም ልምዱ አለኝ። አዎ ድጋሚ ጥቅም ላይ አንድ ነገር የሚውል ባህሪ ካለው ያንን ድጋሚ ጥቅም ላይ አውለዋለሁ። ያንን በማድረግ ሌላ ወጭንም ከራሴን እታደጋለሁ ድጋሚ ጥቅም ላይ አውላለሁ።

በመስመር ላይ ቪዲዮ መመልከት አንድም በኔ በኩል ያው ከማህበራዊ ልክ ከሰው ጋር ልክ ስለሚያናውጥብኝ በተሻለ መጠን እስራዬ ላይ እና ላይ የሰው ሀይል ጉልበት ስለማደርግ እሱ ላይ ነው የማተኮረው ስለዚህ ቪዲዮ አልመለከትም። አልመለከትም መስመሬ ላይ

ብዙ ከስራ ሁኔታዬም ከእንቅስቃሴም ብዙም ለመጽሐፍ ለማንበብ ደክሞኝ ስለመገባብ መጽሐፍ ስለማይመቸኝ። ባገኘሁት አጋጣሚ ስለማነብ በአመት ውስጥ ሁለት ሶስት ጊዜ ባነብነው። ከዛ በላይ ብዙም እንትን አልልም ሁለት ሶስት ጊዜ ነው እማነበው።

አዎ በጣም ነው የምወደው በተለይ በጥሩ ሆቴል ውስጥ ስመገብ የመጀመሪያ ፈርስት ዲሽ ሾርባ ሲቀርብልኝ በጣም በጉጉት ነው የምበለው። በቤቴ ውስጥም ጎበዝ ሾርባ አብሳይ ነኝ ሾርባ በጣም መስራት እወዳለሁ። ሾርባ በጣም ነው የምወደው በጣም ደስ ይለኛል።

አዎ በሚገባ የይለፍ ቃሌንማ ካልጠበቅኩ ምንም የራያ የግል መረጃ ብሎ ነገር አይኖረኝም። የይለፍ ቃል መጠበቅ የግድ ነው። ስለዚህ የይለፍ ቃሌን ከምንም በላይ የትኛውም የይለፍ ቃሌን እጠብቃለሁ። በማን እጅም እንዲገባ አልፈልግም እጠነቀቃለሁ።

አዎ። ብዙ ነው ብዙ ብዙ ቅጽል ስም ነው ያለኝ እኔ። በየሁኔታው በየቦታው እንደየእንቅስቃሴ እንደየሰው ግንኙነቴ እንደየለዕድሜ ብዙ ቦታ። የቅጽል ስም አለኝ ረጅም ጊዜ የተጠቀምኩበት ግን አሁን ከሱዳን እያለሁ ያለው ነው። አዎ የቅጽል ስም አለኝ። በሚገባ አለኝ።

ተወልጄ ያደኩበት ያረጀሁበት ሁሉ ነገር የሆንኩበት ከተማ አዲስ አበባ ነው። አዲስ አበባ የኢትዮጵያ ዋና ከተማ የአፍሪካ ዋና መዲና አዲስ አበባ ነው። የትውልድ ከተማዬ

አዎ በተቻለኝ በተቻለኝ አቅም። የእሮብ አርቡንም የትኛውንም የገናውንም የፋሲካውንም ሁሉንም ጾም ለመጾም በተቻለኝ አቅም እስከ ስድስት ሰዓት ላለመብላት እሞክራለሁ። ከስራው ሁኔታ ጋር ነገሮች ስለሚከብዱ እና ጾም እጾማለሁ። በጣም ጠቃሚ ነው ለነፍስ ያኖራልና።

አዎ የስራ ሁኔታ በጣም ያው እንደ እንትን እንዳልኩት ውጪ ላይ ስራ ነው ጉዳይ ማስፈፀም ስራ። ከስራ ሰዓት ውጪ ብዙ ጊዜ እሰራለሁ። አዎ? ምን ጊዜም ነው ምን ጊዜም ያ ደግሞ ስራ እስካለ ድረስ ደስ ይለኛል እሰራለሁ የስራ ሰዓት ውጪ። እሰራለሁ ከስራ ሰዓት በኋላ በጣም እሰራለሁ።

አ ለስራ የሚመቸኝ ያው የበጋ ወቅት ስለሆነ የበጋ ወቅት በጣም ደስ ይለኛል። እና የበጋ ወቅት ነው የምወደው ለስራ እንቅስቃሴ ብዙ የሚያስተጓጉል ነገር ስለሌለ ያንን ተመራጭ ነው። ለኔ እኔ የበጋ ወቅት በጣም እወደዋለሁ። በጋ

በዶቄ ዶቄ ምን እንደሆነ ራሱ አላውቅም እኔ አላውቅም ከነስሙ ስለማላውቀው በዱቄ አስፈጭቼም አላቅም። ዶቄ ምን እንደሆነ ራሱ ስለማላውቀው ማለት ነው። ስለዚህ ዶቄ በዶቄ ፈጭቼ አላውቅም።

አዎ በሚገባ የስራ ሁኔታው እንግዲህ በጧት ስለሆነ ያንን የፀሀይ መውጣትን የማየት እድል ያገጥመኛል። አንድም ለስራ ከሚያነሳሳኝ ተፈጥሮ የክስተቶች ውስጥ አንዱ ስለሆነ አያለሁ። ያጋጥመኛል የፀሀይ መውጣትን አያለሁ።

በብዙ ህዝብ መካከል መሆን ብዙም አይመቸኝም። እኔ ከስራ ሰዓት ውጪ ሞር ጸጥታ ሞር ግል ከግልኝነት ላይ ከተወሰነ ሰው ጋር ከአንድ ሰው ጋር ካልሆነ በስተቀር። ከሁለት ሰው በላይ ከሰው ከሆነ ራሱ አልችልም ስለዚህ አልችልም። አይመቸኝም። ምቾት አይሰጠኝም።

ብዙን ጊዜ የልደቴን የማክበር ልምድ የለኝም። አልፎ አልፎ ድንገት ለመስታወስ ያህል ሻማና ኮኪስ ነገር ገዝቼ በቃ በቤት ውስጥ ቡና ከተፈላ ያ በቂ ነው ብዬ ነው እማሳልፈው። ብዙ ልምድ የለኝም። እንደዚህ ነው እማሳልፈው።

አዎ በመንገድ ላይ ምግብ እገዛለሁ። እንደዚህ አይነት ልምድ አለኝ። እንዴ ፈጠን ያሉ ምግቦች ቶሎ እዛው ሰርተው እዛው የሚበሉ ምግቦች አጋጣሚም አሁን ገዝቸ የመብላት እድሉ ስላለኝ፤ በመንገድ ላይ ምግብ እገዛለሁ። ያጋጥማል ስለዚህ ምግብ እገዛለሁ። በመንገድ ላይ

በልሳሳት የጫጫታ ቦታ ልትገኝ ትችላለህ የሚል ሀሳብ ያለው ይመስለኛል። ጥያቄው እና እኔ ጫጫታ ቦታ ላይ ብዙ የመገኘት ፍላጎትም የለኝም እንትን አይሰጠኝም ኮምፈርት ነው የሚባለው። ብዙ ምቾት ምቾት አይሰጠኝም። ምክንያቱም እኔ ብዙ ጫጫታ አይመቸኝም ግርግር አይመቸኝም።

አዎ ደብዳቤ መጻፍ እወዳለሁ። አሁን አሁን ትንሽ ነገሮች እየቀዘቀዙ ቢመጡም በፊት የፍቅር ግንኙነቶቻችን እንዳለ በደብዳቤ የተሞሉ ናቸው። እና በጣም ያስደስተኛል። በደንብ አሳቤን ስለሚገልጽልኝ የልቤን ነው የማደርገው። ስለዚህ ደብዳቤ መጻፍ እወዳለሁ።

አዎ በሚገባ እንትን ስጦታ መስጠት እወዳለው በተለይ በቃ ላከበርኩት ለወደድኩት ሰው ሳያሰበው ባልገመተው ሁኔታ በድንገተኛ ፈንጠዝያ መንገድ ስጦታ ማበርከት ያስደስተኛል። ለመወደው ሰው ስጦታ መስጠት ደስ ይለኛል።

አዎ ምን ጊዜም በመስኮቴ ክፍተት እተዋለው ምክንያቱም አየር እንዲንቀሳቀስ ስፈልግ የተናፈሰ አየር ስለምወድ። በየትም ይሁን በየትኛውም የስራ ቦታዬ ላይ የተዘጋጋ ነገር አልወድም የአየር እንቅስቃሴ ስለምወድ መስኮቴን ክፍተት እተዋለሁ። የግድ በሚገባ ነው እምተወው።

ከደምበኞቼ ጋር ከበስራ ጉዳይ እና በስራ ሰዓት ውስጥ ምን ጊዜም የመገናኘቱ አጋጣሚ አለኝ? አዎ ምን ጊዜ እገናኛለሁ ከደምበኞቼ ጋር የምገናኘው የግድ የስራ ጉዳይ እስከሆነ ድረስ። ለስራዬ ደስ ለሚጠቅመኝ ደምበኞቼን አገኛቸዋለሁ እንገናኛለን።

በእጄ መሸመን አይደለም ሽመናም አንዱንም ችሎታ የለኝም። በዛውኑ የአካባቢ ላይም የህይወት ገጠመኝ ወደዛም አሳልፎብኝ አያቅም ስለዚህ በእጄ መሸመን አላውቅበትም። አላውቅም ሸምኜም አላውቅም።